አዎ በደንብ አሳያለሁ ስሜቴን የሰው ልጅ ፊት ከአርባ በላይ ትናንሽ ጡንቻዎች አሉት እነዚህን ጡንቻዎች እኛ ሳናውቀው ለውስጣዊ ስሜታችን መላው ይሸጣሉ። እና ስሜቴ በፊቴ ላይ የማሳየው ፈልጌ ብቻ ሳይሆን ይኸው ተፈጥሮዬን ግዴታም ስለሆነ ጭምር ነው። በአብዛኛው ጊዜ ደስ ሲለኝ አይኖቼ ይበራሉ ሲከፋኝ ግንባሬ ይቋጠራል ሲገርመኝ ደግሞ ቅንድቦቼን ወደ ላይ እሰቅላለሁ ይህ ለፊት የመግባባት ጥበብ በሰዎች መካከል ያለውን ግንኙነት እውነተኛና ግልጽ አድርጓል ብዬ አስባለሁ። ስሜቴ መደበቅ ልክ ጭምብል አድርጎ እንደመኖር ያህል ለኔ የሚታየኝ። እኔ ግን ግልጽነትና ታማኝነትን ስለምመርጥ ፊቴ የልቤን ትርታ እንዲያስተጋባ እና ስሜቴን እንዲያስተጋባ እመርጥ እፈልግለታለሁ እፈቅድለታሁ። ከሁሉም በላይ ፊቴ በብዛት የሚታየው የስሜት ፈገግታ ነው። ያው እውነተኛ ደስታ ሲሰማኝ ከንፈሮቼ ብቻ ሳይሆኑ አይኖቼን አብረው ይስቃሉ። ይህ ፈገግታ በዙሪያዬ ላሉ ሰዎች ሰላምንና ደስታን ያካፍላል እኔም በዛ ደስ ይለኛል። አንዳንዴ አስቸጋሪ ሁኔታዎች ውስጥ ሆኜ እንኳን ለሌላው ሰው ተስፋ ለመስጠት ስል በፊቴ ላይ ቀለል ያለ ፈገግታ አሳያለሁ። ምንም ያክል ህመም ላይ ምንም ያክል ችጋር ላይ ቢሆን ያ ሰው ተስፋ እንዳይቆርጥ ያ ሰው ወደፊት እንዲሄድ ለማገዝ ስሜቴን አሳየዋለሁ የደስታ ስሜት እሰጠዋለሁ። ፈገግታዬ ለሰዎች እንኳን ደህና መጣ ወይም አይዞህ የሚል መልእክት ያስተላልፋል። ፊት ላይ የማይታይ ብርሃን ከሺህ ቃላት በላይ የመፈወስ ሀይል አለው ብዬ ስለማስብ። ስለዚህ በፊቴ ላይ በጎ ስሜቶችን ማሳየት ትልቁ ምርጫ አድርጌ ከሰነባበትክ ቆይቻለሁ እኔ ያው እርግጥ ነው ሁሉም ስሜቶች በግልጽ ማሳየት አንዳንዴ በጣም ፈታኝና አስቸጋሪ ይሆናል። ነገር ግን እንግዲህ መቻል ነው ብዬ ነው የማስለው። አንድ ያልተጠበቀ ነገር ሲፈጠር ፊቴ ወደያኑ መልእክት ያስተላልፋል። ይህንን ለመደበቅ ብሞክር እንኳን አይኖቼ እውነቱን ይናገራሉ። ስናደድ ፊቴ ላይ የሚታየው ጥርጥር የሌለው ቁጣ ትክ እዛ ሰዎች ምንሁነህ ነው ብለው እንዲጠይቁኝ ስለሚያደርግ። ያንን ከአይኔ ወይም ከፊቴ መረዳት እችላለሁ። እኔ ስሜቴን በፊቴ ላይ ማሳየት ስህተት ነው ብዬ አላምንም። ስሜቴን ማፋን ለጤናም ለአእምሮዬ ጥሩ አይደለም። ይልቁንም በፊቴ ላይ የሚታየውን ስሜት ተረድቼ ለምን እንደዚህ ተሰማኝ ብዬ ራሴን እንድጠይቅ በደንብ ነው የሚረዳኝ። ፊቴ ለእኔ ለራሴን ስሜት የምረዳበት የመጀመሪያው ምልክት አድርጌ ነው የምወስደው። አይን የነፍስ መስታወት እንደሚባለው ፊቴ ላይ ከሚታዩ ነገሮች ሁሉ አይኖቼ ጎልቶ ይወጣሉ ወይም ይበልጣሉ። አንድ ሰው ፊቱን እንዲሳቅ ወይም እንዲደብረው ሊያደርግ ይችላል። አይኖቹ ግን እንዲስቁ ለማድረግ አይችልም። እኔ ሰዋሽ ስጨነቅ ወይም በእውነት ስወድ አይኖቼን ይናገራሉ። ከሰው ጋር ስነጋገር አይል ላይም ማየት የምወደውም ለዚህ ነው በዛ ንክኪ ውስጥ ቃላት የማይገልጥ ጥልቅ ስሜት መለዋወጥ ይቻላል ብዬ ስለማስብ ማለት ነው። እውነተኛ ስሜት የሚጀምረውም የሚያበቃውም በአይኖች ውስጥ ነው ብዬ አስባለሁ። በፊት ላይ ስሜትን ማሳያ ለሌላው ሰው ያለንን ረርሃዬ ነው ብዬ ነበር የማስበው። አብዛኛውን ጊዜ አንዳንድ ጓደኛዬ የልቡን ሀዘን ሲነግሩኝ የልባቸውን ሀዘን መከፋት ሲነግሩኝ በፊቴ ላይ የሀዘንና የመረዳት ስሜት ካላየህ አልሰማኝም ብሎ ሊያስቡ ስለሚችሉ እኔም የግድ ባዝንም ባላዝንም የግድ ለእነሱም ለማስመሰል ስል የፊቴን ሀዘኔታ አሳያችኋለሁ። እኔ ሌላውን ሰው ስሜት ተጋርቼ በፊቴ ላይ ሳሳይ ያ ሰው ብቻው እንዳልሆነ እንዲሰማው በስል የሚያደርገው ብዬ የማስበው። ፊት የቃላት ብቻ ሳይሆን የስሜት ማስተጋበያ ሳጥን ነው ብዬ አስባለሁ። ለሰዎች ያለንን ቅርበት የምንገልጸው በፊታችን በሚታይ ቅንነትም ነው ብዬ አስባለሁ። ያው ለማጠቃለል ያህል በጣም ነው ስሜቴን የማሳየው በፊቴ ላይ ይሄ ደግሞ ደካማነት ሳይሆን የሰውነት ተፈጥሮና የቅንነት መገለጫ አድርጌ ነው የማሳየው። ፊቴን እንደ ክፍት መጽሐፍ አድርጌ እቆጥረዋለሁ ማንም ሊያነበው ሊረዳው ይችላል ብዬ ስለማስብ ማለት ነው። በዚህ መንገድ ከሰዎች ጋር ያለኝን ገነኝነት ግልጽና እውነተኛ የተዋሃደ ይሆናል ብዬ ስለማስብ። ያው አብዛኛውን ጊዜ በስራ በተለያየ በትምህርት ሁኔታ ከሰዎች ጋር በምጋጭበት በምደሰትበት ጊዜ ስሜቴን የሚረዱት ከአይኔ ወይም ከፊቴ አይቶ ነው። ያው በዚህ ባለንበት ሰዓት ባለንበት ጊዜ ባለንበት ሀገር ከሚያስደስት ይልቅ የሚያናድር ነገር ይበልጻል። የስራ ጫና ሲኖሩ ሀዘኖች ሲኖሩ መናደድ መጣላት መከፋት ሲኖሩ ቅድሚያ ፊታችንን ስሜታችንን የሚገልጸው ያው ከአፋችን የሚቀድመው ማለት ይቻላል። ያው አፋችን ይናገራል ግን አንዳንዴ አፋችን ሊናገረው የማንችለው ድካም ወይም ስሜት መጎዳት የሚታየው በፊታችን ላይ ስለሆነ በጣም ነው ስሜቴን የማሳየው። ይህንን ነገር ምንም መደበቅና መከልከል አልችልም ይሄ ተፈጥሮዬ ስለሆነ አምኜው ስለተቀበልኩት

በጣም በዙ አይነት ልብሶችን እወዳለሁ ያው ለኔ ልብስ ማለት ዝም ብሎ ሰውነት መሸፈኛ ብቻ ሳይሆን ማንነትም መግለጫ ለራስ የሚሰጥ ግምት እና ቀኑን ሙሉ በምቾት ለማሳለፍ የሚረዳው ትልቅ መሳሪያ አድርጌ ነው የማየው። መጀመሪያ የልብስ ምርጫዬ መሰረት ምቾት ነው ምቾት የማይሰጠኝ ከሆነ በፍጹም አላረገውም። ምንም ያህል ውድ ወይም ዘመናዊ ቢሆን አንድ ልብስ በሰውነቴ ላይ ካልተመቸኝ ነጻነት ካልሰጠኝ በፍጹም አላደርገውም ወይም አልወደውም። ለኔ ልብስ ማለት እንደ ሁለተኛ ቆዳ መሆን አለበት ብዬ ስለማምን ማለት ነው። ቀኑን ሙሉ በስራ በጉዞ በትምህርት በንግግር ስሳተፍ ልብሴ እንቅፋት ሊሆንብኝ አይገባም። ስለዚህ ለቆዳዬ የሚመቸኝ አየር የሚያስገቡና እንቅስቃሴዎች የማገድቡ ልብሶችን መምረጥ ያው ተቀዳሚ ተግባሬ ብዬ ነው የማስበው። ምቾት ሲኖር በራስ መተማመን ይጨምራል በራስ መተማመን ሲኖር ደግሞ የለበስነው ልብስ ሁሉ ያምርብናል ብዬ ስለማስብ። ያው በስታይል ረገድ ደግሞ ያው ክላሲክ የሆኑ ልብሶችን ሁሌ አዘወትራለሁ። ያው ጥቁር ወይም ሰማያዊ ሱፍ ነጭ ሸሚዝ እና ተስማሚ ጫማ ማድረግ እወዳለሁ። እንደዚህ አይነት ልብሶች ክብርም ሙያ ብቃትም ይገልጻሉ ስለዛ። በእረፍት ቀናት ደግሞ ቀለል ለሉ የጥጥ ቲሸርቶች ጄንስ ሱሪዎች እና በጅንስ ሱሪ በእስኒከር ማድረግ እወዳለው። እነዚህ ልብሶች ዘና አንድልና ከጓደኞቼ ጋር ምሳ ወይም ለሽርሽር ስወጣ ቀለል ያለ ስሜት እንዲሰማኝ ያደርጋሉ። እኔ የምመርጣቸው ልብሶች ፋሽን ስላለፈባቸው የማይቀየሩ እንዲሆኑ እጥራለሁ። ዛሬ ነገም ዛሬ ነገም ከነገ ወዲያ ወይም ከአምስት አመት በኋላ ቢለበሱ ውበታቸው የማይጠፉ ልብሶችን መምረጥ ብልህነት ይመስለኛል። ያው ቀለማት በስሜታችን ላይ ትልቅ ተጽዕኖ አላቸው። እኔ በብዛት የምመርጣቸው ቀለማት ያው ነጭ ነው። ነጭን ንህጽህናን ሰላምን ብህርነትን ደስታን ስለሚገልጽ በተለይ በበዓላትና በፀሀማ ቀናት ነጭ መልበስ ልዩ ደስታን ይሰጠኛል። ደግሞ ጥቁርና ሰማያዊ በጣም ነው ምወደው። እነዚህ ቀለማት ጥንካሬን ስልጣኔንና ሚዛንነትን ስለሚያሳዩ ለይፋዊ ስብሰባዎችን ለምሽት ግብዣዎች ለስራዎች በስራ ቢሮ ስራዎች ለሱ አድርጎ ለመሄድ በጣም ተመራጭ ነው። ደግሞ ያው እንደ ቡናማና አሩንጓዴ ግራጫ ደግሞ ያሉ ቀለማት ከተፈጥሮ ጋር እንድቀራረብ የተረጋጋ ማንነት እንዲኖረኝ ስለሚረዳ እንደዚህ አይነት ቀለም ያላቸው ልብሶችን አብዛኛውን ጊዜ አዘወትራለሁ። ያው ቀለማትን ሳቀናጅና በጣም ደማቅና አይን የሚረብሽ እንዳይሆኑ ስጠነቀቅ ነው የምውለው። ያው ስምምነት ያላቸውን ቀለሞች የተረጋጋ ስብእና ይገባሉ ይገነባሉ ብዬ ስለማስብ እነሱን ነው ምለብሰው። ያው ስለ ልብስ ምርጫዬ ሳወራ ባህላዊ ልብሳችንን መዘንጋት አልችልም። እንግዲህ አብዛኛውን ሲል ያው እንደነገርኩህ እንደማውቅ እንደሚያስፈልገው የሀገር ውስጥ የጥጥ ልብሶች እንደ ነጠላና እንደ ሽፎን እንደ የተለያዩ ወይ ሀበሻ ልብስ በጣም ነው ምወደው። በልቤ ውስጥ ትልቅ ቦታ አላቸው ያው እነዚህ ልብሶች ደግሞ ከውበታቸው ባለፈ ኢትዮጵያዊ መሆኔን ሀበሻ መሆኔን በትክክል ስለሚያሳዩ የምገልጽባቸውም ማቴሪያል ስለሆኑ በጣም ነው የምጠቀምባቸው። በተለይ በእጅ የተሰሩ በሸማኔ የተሰሩ የጥጥ ልብሶች በጣም ነው የምወደው። አንድ በጣም ሰላምን ይሰጠኛል ሁለተኛ ደግሞ ዲዛይኖች የጥበብ ስራዎች ስለሆኑ ልዩ በሆነ ቀናት መልበስ እጅግ ያስደስተኛል። ይኸው ልብስን ሙሉ የሚያደርገው ጫማና ጥቃቅን ጌጣጌጦች ናቸው እንግዲህ። ሶ በጫማ ይታወቃል የሚለውን አባባል አምናለው። ጫማዬን ንፁህና ምቹ ከለበስኩት ልብስ ጋር የተሳሰረና የተመሳሰለ መሆን አለበት ብዬ የማምን ሰው ነኝ። እንግዲህ ያው ለረጅም መራመጃ የሚሆነው ሲኒከርና ለቢሮ የሚሆኑ ቆዳ ጫማዎችን በብዛት አሉኝ። ያው ለኔ ሰዓት ጊዜን ለማየት ብቻ ሳይሆን ለስታይል መጠቀሚያ ነው እና ቀለል እና ያማረ ሰዓት ከልብሶቼ ጋር ማድረግ እወዳለሁ ከልብሶቼ ጋር የሚመሳሰል አይነት ማለት ነው ሰዓት አረጋለሁ። ስለዚህ ሌሎች ጌጣጌጦችን በተመለከተ ግን በጣም ቀላል እና የማይጎዱ እንዲሆኑ እመርጣለሁ ምክንያቱም ውበት ያለው በቀላሉ ውስጥ ነው ብዬ ስለማምን። ያው አንዳንዴ ደግሞ ሁሌም ማለት ይቻላል ልብስ የምመርጠው። በአየር ሁኔታው ያው ከባድ ጃኬቶች ኮቶችን እና ሙቀት የሚሰጡ ልብሶችን ያው በከረምት ውስጥ ማድረግን እመርጣለሁ ያ በበጋ ደግሞ ቀጫጭን የጥጥ ልብሶችን እና የፀሀይ መከላከያ ባርኔጣዎችን እጠቀማለሁ አብዛኛውን ጊዜ። ከአየር ሁኔታ ጋር የማይጣጣም ልብስ መልበስ አይደለም ለራስም ምቾት ስለማይሰጥ ያው። ለሚያይ ሰውን ግራ ስለሚያጋባ ስለዚህ ለአየር ንብረቱ የሚመጥን አለባበስ መከተል የጥበብ አካል ነው ብየ ስለማስብ ማለት ነው። የምወደው ልብስ ያው ምቾት የሚሰጠኝን ጥራት ያለውን ልብስ ነው መልበስ የምፈልገው። ያው አብዛኛውን ጊዜ ወደ ስራ ሲሄድ ሱፍ ስለምለብስ ያው ለቢሮ ውስጥ የመለኪያ ስለሆነ ሙሉ ልብስ ነው የምለብሰው ማንነቴን በኩራት የሚገልጽ ልብስ መልበስ ነው ምፈልገው።

አዎ መዝገቦችን በከፍተኛ ጥንቃቄ እና በስነ ስርዓት አስቀምጣለሁ ለኔ መዝገብ ማስቀመጥ ዝምብሎ መሬጃዎችን መከመር ሳይሆን ትላንትን ለዛሬ ማሳያ ዛሬን ደግሞ ለነገ መማሪያው አድርጎ የማዘጋጀት ትልቅ እና ከባድ የሀላፊነት ስራ አድርጌ ነው የማስበው። መዝገብ የሌለው ታሪክ መሰረት የሌለው ቤት የሚለውን አባባል ሁልጊዜም መመሪያ አድርጌ ነው የምይዘው። ያው መጀመሪያ መዝገብ ለኔ ትልቅ ቦታ ነው። በስራ ቦታ በግል ህይወት ወይም በዲጂታል አለም ውስጥየምናደርጋቸው እያንዳንዱ እንቅስቃሴ ሁሉ መመዝገብ አለባቸው። ብዬ ከማምን ሰው መካከሌ መዝገብ ከሌለ የሰራነው ስራ ሁሉ ውጤት አይታወቅም። የጠፋው ነገር አይለይም የተገኘው ነገር ሁሉ አይታወቅም ማለት ነው። እኔ መዝገቦችን የማስቀምጠው ለሁለት ዋና ዋና ነገሮች። አንደኛ ለእውቀት እና ለእውቀት መዝገብ ሲኖር በማስረጃ እንነጋገራለን መዝገብ ሲኖር ካለፈው ስህተታችንን እንማራለን። ስለዚህ አዎ መዝገቦችን ማስቀመጥ የእለት እለት ተግባሬ እና ዋናው አካል። መዝገቦችን ማስቀምጠው በስራ ወይም በቢሮ ብቻ ሳይሆን የሚወሰን ብቻ ሳይሆን በግል ህይወቴም በእያንዳንዱ ነገሮችን መዝገብ መዝግቤ ማስቀመጥ ልማድና ባህል አለኝ። ያው እንግዲህ ዛሬ በምንኖርበት ዘመን መዝገቦች በአብዛኛው ዲጂታል ናቸው። እኔ እነዚህን መዝገቦች በምን አይነት ስርዓት እንደማስቀምጥ በጣም ነው ራሱ ግራ የሚገባኝ የነበረው። አንደኛ ስርአታዊ አደረጃጀቶችን እጠቀማለሁ። ለምሳሌ መዝገቦችን ዝም ብዬ አልበታተናቸውም። በአይነታቸው በጊዜ እና በይዘታቸው እከፋፍላለሁ። ለምሳሌ በቢሮ ውስጥ የፋይናንስ መዝገቦች ለብቻ የንግግር መዝገቦች እና ለብቻ የቴክኒክ መዝገቦች ለብቻ የየራሳቸው ቤት ወይም ፎልደር አላቸው ማለት ነው። ሁለተኛው ደግሞ አንዳንድ መዝገብ የተቀመጠው ዳግም ሊፈለግ ነው ስለዚህ መዝገቦችን ስመዘግብ በኋላና በቀላሉ ለማግኘት እንዲገኙ አድርጌ አስቀምጣችኋለሁ ማለት ነው። ቶሎ ለማግኘት እንዲመቸኝ ለሰራዬ ቶሎ አውጥቼ መስራት እንዲመቸኝ ማለት ነው። ያው እንግዲህ መዝገቦችን ማስቀመጥ ብቻ በቂ ነው ብዬ አላስብም። በጥንቃቄ መጠበቅም ትልቅ ስራ እና ትልቅ ሀላፊነት ነው ብዬ ነው የማምነው። ያው ደግሞ የግል መረጃዎችን አብዛኛውን በስራ ቦታ ሳስቀምጥ ሚስጥራዊ መዝገቦችን ማንም እንዳያያቸው አርጎ መቆለፍ እና መጠበቅ የሙያ ስነምግባሬ ነው ብዬ ነው የማስበው። መዝገብ የያዘው ሚስጥር በጣም ትልቅ ሚስጥር ስለሆነ በመዝገብ ውስጥ ያለው በትክክል ማስቀመጥ ያስፈልጋል እና በሚስጥራዊነትም መጠበቅ ያስፈልጋል ብዬ አስባለሁ። ያው ዋናው መዝገብ ቢጠፋ ወይም አደጋ ቢደርስበት የሚያገለግል ምትክ ሁል ጊዜም መኖር አለበት ብዬ አስባለሁ። ያው በዲጂታል አለም ውስጥ መረጃዎች ሊጠፉ ይችላሉ። አብዛኛውን የቫይረስ ወይም የተለያየ ነገር መዝገቦችን ሊያጠፋ ስለሚችል ለደንብ ጥንቃቄ እና ሁለተኛ ማስቀመጥ ያስፈልጋል ምትክ ማስቀመጥ ያስፈልጋል። ስለዚህ በተለያዩ ቦታዎች ላይ መዝገቦችን ደጋግሞ ማስቀመጥ የብህልነት መንገድ መገለጫ ነው ብዬ ስለማስብ እኔ መዝገቦቼን ሁለት እና ከዛ በላይ ቦታ ከፋፍዬ አስቀምጠዋለሁ። ያው መዝገብ ለዛሬ ብቻ ሳይሆን ለነገም ጭምር ነው ብዬ ስለማስብ የሀገር ታሪክ የቤተሰብ የዘር የሀረግ እና የድርጅት ስኬቶችን በመዝገብ ካልተያዙ በትውልድ መካከል ያለውን ግንኙነት ስለሚበትስ በስክክል መጠንቀቅ አለብን። ያው እኔ መዝገቦችን ሲይዝ ከአመታት በኋላ አንድ ሰው ቢመለከተው በትክክል ይረዷዎ ብዬ ስለማስብ። ያው መዝገብ ማለት ስለወደፊቱ ትውልድ የሚታው ብቃት እና ኑዛዜ ብዬ ስለማስብ እውቀትን ለመጠበቅ መዝገብን ማክበር ግዴታ ስለሆነ። በትክክል እና በጊዜ የማልሽረው አድርጌ አስተካክዬ ቶሎ እንዲገኝ አድርጌ እና ደግሞ ቢበላሽ እንኳን ሌላ መትክ አቀምጬለት ነው የማደርገው። ያው አንድ መሪ ወይም ግለሰብ ትክክለኛ ውሳኔ ለመወሰን ያለፈ መዝገቡን ለማየት አለበት ለምሳሌ በስራ ቦታ ያለፈውን ነገር ለመወሰን ወይም አሁን ለአዲስ ለሚመጣውን ነገር ለመወሰን ያለፈውን ነገር በትክክል ማየት ስህተቱን ጥንካሬውን እና ምን እንደተፈካሄደ ማየት አለበት። ለምን ካለፈው ነገር ትምህርት የምንወስደው ከመዝገቡ ስለሆነ መዝገብ ዝም ብሎ ብቻ ሳይሆን ትምህርት የሚስጠኝ ነው። ያው ባለፈው ወር ምን ሰራን ነው የቱ ጋር ተሳሳተን የትኛው መንገድ ውጤታማ ነበር? ለሚሉት በጣም ብዙ ጥያቄዎች መልስ የምናገኘው ከመዝገብ ነው። ዋናው ደግሞ ግልጽነት ነው መዝገብ ባለበት ውሸት ምንም አይነት ውሸት የለም። ማን ምን እንደሰራ መቼ እንደሰራ ውጤቱ ምን እንደሆነ መዝገቡ በግልጽ ይናገራል ይህ ደግሞ በሰዎች መካከል ያለው መተማመን እና እውነተኛነትን ይፈጥራል ማለት ነው። ማንም ማጭበርበር እና መጥፎ ስራ ከሰራ እዛው ስራው ስለሚናገር በመዝገብ ላይ ስላለ ምንም ማረግ ማጭበርበር አይችልም ማለት ነው። ያው ከስራ መዝገቦች ባለፈ የግል ማስታወሻችን አመዝገቦች መያዝ ለጤናም ለአእምሮም ጥሩ ነው ብዬ ነው የማስበው። የእለት ተለት ስሜታችንን

አዎ በጣም ነው የምወደው ያው ሞቀታማ የአየር ሁኔታ በዞን ጊዜ ጫጫታ ላብ ድካምን ይዘው ነው የሚመጣው። ቅዝቃዜ ግን ከራሱ ጋር ጸጥታና ሰላም ይዘው የሚመጣ ያክል ነው የሚሰማኝ። ያው ቀዝቃዛ አየር ሲኖር አለመረጋጋት ላይ ትመስለኛለች ያው አብዛኛውን በቀዝቃዛ አየር ሰዓት ሰዎች ወደ ውጪ ስለማያወጡ ሰላም ስላለ ማለት ነው። ያን ንፁህና ቀዝቃዛ አየር ወደ ሳምባችን ሲገባ የሚሰማን መንፈስ የማደስ ስሜት በምንም አይተከም ብዬ ነው የማስበው። ቅዝቃዜ አእምሮአችን ከውጭ ግርግር ወጥቶ ወደ ውስጣዊ ሰላማችን እንዲመለከት ስለሚያደርገው። ስለዚህ በጣም ነው ቅዝቃዜን የምመርጠው ከሙቀት አንፃር ማለት ነው። ያው ምክንያቱም በዝምታውና በጸጥታው መሃል ራሴን እዳገኝ ይረዳኛል። ቀዝቃዛ አየር ትልቁ ዉበት ያለው ሙቀትን ፍለጋ በምናደርገው ጉዞ መካከል ብዬ ነው የማስበው። ለምሳሌ የልብስ ምርጫዬ በቅዝቃዛ አየር ላይ ከባድ ጃኬቶችን ሹራቦችን እና ስካርፎችን መልበስ ደስ ይለኛል። ያው በልብሶች ውስጥ ተጠቅልሎ መሆን የሚሰጠው ደህንነት እና ምቾት በጣም ልዩ ስለሆነ። ቀዝቃዛ ሲሆን ደስ ይለኛል። ደግሞ ቅዝቃዜ ባለበት ሰዓት የሚጠጣ ትኩስ ቡና ሻይ ቸኮሌት ያለው ጣዕም በጣም ነው ደስ የሚለኝ። ያው ትኩስ ስሜት በጉሮሮአችን ሲወርድና ሰውነታችን ሲያሞቀው የሚሰጠው እርካታ ደግሞ የቅዝቃዜ ትልቁ ስጦታ አድርጌ ነው የማስበው እኔ ማለት ነው። ውጭ ብርዱ ሲበረታ ቤት ውስጥ በብርድ ልብስ ተጠቅልሎ መጽሐፍ ማንበብ ወይም ፊልም ማየት ደግሞ ከአለም ትልልቅ ደስታዎች አንዱ ነው። ያው በስነ ልቦና እይታ ቀዝቃዛ አየር ለትኩረት በጣም ጠቃሚ ነው ተብሎ ስለሚታሰብ። በሙቀት ሰዓት ሰውነት ራሱን ለማቀዝቀዝ በጣም ብዙ ጉልበት ያጠፋል። ይህ ደግሞ ድካም እና እንቅልፍን የሌላ የተለያዩ ነገሮችን ስሜት ያመጣል። ቅዝቃዜ ግን አእምሮን ንቁ ያደርገዋል። ያው እኔ ጥልቀት በጥልቀት ስራዎችን መስራት የምወደው አየሩ ቀዝቃዛ ሲሆን። ቅዝቃዜው ትኩረቴን ሰብስቤ በሀሳብ እንደመረምር እና የሀሳብ ፈጣሪ እንደሆነ ያነሳሰኛል በዛ ምክንያት አዳዲስ ስራዎችን ለመስራት የሚመቸኝ የአየር ሁኔታ ቅዝቃዜ ነው። ያው ብዙ ጸሀፊዎች እና ሳይንቲስቶች የምርጥ ስራቸውን የሰሩት ቀዝቃዛ አየር ባለባቸው አካባቢዎች መሆኑ በአጋጣሚ አይመስለኝም ሳስበው። ያው ቀዝቃዛ አየር ሁኔታ። ተፈጥሮ በሌላ መልክ ያሳየናል ለምሳሌ። ጭጋግ ማለት ተራሮች መንገዶች በጭጋግ ሲሸፈኑ የሚታዩት ትእይንት ልክ እንደ ተረት ነው ያ ሚስጥራዊ ዉበት ነው ለአይንም ለነፍስም በጣም ነው ደስ የሚለው ለማየት ማለት ነው። በቅጠሎች ላይ የሚያድሩት የጤዛ ጠብታዎች በጠዋት ፀሀይ ሲያበሩ ማየት ተፈጥሮ ምን ያህል ውበት እንደሆነ እና እንደሚያምር ያሳየናል። ያው ቅዝቃዜ ተፈጥሮ እረፍት የምታደርግበት እና ለቀጣይ ህይወት ራሷን የምታዘጋጅበት መሸጋገሪያ ድልድይ አድርጌ ስለማስበው። ቅዝቃዜ ለኔ በጣም ነው ትልቅ እና ደስ የሚል ነገር ነው ያው ቀዝቃዛ አየር ለጤና ብዙ ጥቅሞች አሉት። የሰውነት የደም ዝውውር ያሻሽላል። እብጠትን ይቀንሳል እና የተሻለ እንቅልፍ እንድንተኛ ይረዳናል። ማታ ቀዝቃዛ አየር ባለበት ክፍል ውስጥ መተኛት የአእምሮ እረፍት እንዲኖረንና በጠዋት በነቃት እንድንነቃ እንደሚያደርገን። አዎ ሳይንስ ይነግረናል እኔ በጧት ቀዝቃዛ አየር ውስጥ ወጥቼ ስንቀሳቀስ ሰውነቴ ዳግም የተወለደ ያህል ብርታት ይሰማኛል። ያ አየር ፊታችን ሲነካው ቀዝቃዛ አየር ማለት ነው። የሚሰማው መቆቀር ስሜት ያህል በጣም ነው ደስ የሚለውና ንፋሱ በአፍቢታችን መካከል ሲያልፍ ያ ደስታ የሚሰጥ ነገር ነው። ያው ቅዝቃዜ ሰዎችን ያቀራርባል በብርድ ሰዓት ሰዎች እሳት ዳር ይሰበሰባሉ ተቀራርበው ያወራሉ አብረው ይበላሉ ቅዝቃዜ ቤተሰብን ወደ ቤት ውስጥ የሚሰበስብ። የጋራ ፍቅርን የሚጨምር የአየር ሁኔታ ነው። ያ እሳት ዳር የሚደረግ ጨዋታና ተረት ከቅዝቃዜ ውጭ ሊገኝ የማይችል በጣም ትልቅ በረከት ነው። ያው ቅዝቃዜ በመጣ ጊዜ እያንዳንዱ ሰው ቡና ተፈልቶ እያንዳንዱ ሰው ቤተሰብ ተሰብስቦ የሚደረገው ንግግር ቅዝቃዜን ሁሌን እንደናፍቅ ያደርገኛል። በዛ ምክንያት ምን አይነት ችግር እንዳለ በቤተሰብ ውስጥ መቀራረብን ስለሚያመጣ ምን አይነት ችግር እንዳለ ምን አይነት ጥሩ ነገር መልካም ጎን እንዳለ እምንረዳበት ጊዜ ስለሆነ ቅዝቃዜ ጥሩ ነው ብዬ አስባለሁ። ቀዝቃዛ አየር ሁኔታን በጣም ነው የምወደው ቅዝቃዜ የትግስት የጥንካሬና የምቾት መገለጫ ነው። ያው በቅዝቃዜ ውስጥ ሙቀትን መፍጠር መቻል ደግሞ የሰው ልጅ ትልቁ ጥበብ ነው ብዬ ስለማስብ እኔም ቅዝቃዜን ሲመጣ ቅዝቃዜ ሲገኝ ሙቀትን ለመፍጠር በጣም ነው የምሞክረው ማለት ነው። በዛን ሰዓት ያለው ደስታ ደግሞ በጣም ትልቅ ነው። ያው አብዛኛውን ጊዜ በጣም ሲበረታና የተለያዩ ነገሮች ችግሮችን ሊያመጣ ስለሚችል መጠንቀቅ እንደሚያስፈልገው ሁሉ። ነገር ግን በ

አዎ ሁሌ ማለት ይቻላል በእንደዛ ነው የምንቀመጠው አብዛኛውን ጊዜ በቤት ውስጥ ወይም በቢሮ ውስጥ ስሆን በአራት ግድግዳዎች ተከብቤ እውላለሁ። ያው በመስኮት ጎን ስቀመጥ ግን ግድግዳው ይፈርሳል መስኮት ማለት በሰው ሰራሽ ህንፃና በተፈጥሮ መካከል ያለ ድልድይ አድርጌ ነው የማስበው። ከመስኮት ውጭ ያለው ሰፊ ሰማይ የሚንቀሳቀሱት ደመና እና ራቅ ያሉ ዛፎችን ማየት ለአይን እረፍት እና ለነፍስ ደግሞ ሰላምን ይሰጣል። አይን ደግሞ ማረፊያ ይፈልጋል እንደሚባለው በመስኮት በኩል የምናየው ርቀት አእምሮአችንን ከጠባብ ሀሳቦች ነፃ ያወጣል። የሚበሩ አሞራዎች የተለያዩ ነገሮች የሚናገሩ ሰዎችን ማየት በጣም አሳሳች ነው። ስለዚህ አዎ ሁል ጊዜ ምርጫዬ በመስኮት ጎን መቀመጥ ነው። ምክንያቱም እይታዬ እንዲገደብ ስለማልፈልግ። ሌላው በመስኮት ጎን እንድቀመጥ የሚያደርገኝ ምክንያት የፀሀይ ብርሃን ነው። ያው ተፈጥሮ የተፈጥሮ ብርሃን የሰው ልጅ ስሜትን መቀየር ተአምራዊ ሀይል ስላለው ማለት ነው። ያው ጠዋት ጠዋት የጠዋት ፀሀይ በሰውነታችን ላይ ሲያልፍ የሚሰጠው ሙቀትና ቫይታሚን ዲ ንቃትን ስለሚፈጥር ስራዬ ላይ ደግሞ ፈጣንና ውጤታማ ለመሆን የግድ ቫይታሚ ስለሚያስፈልገኝ። እሱን ለማግኘት እጠቀማለሁ። በመስኮት በጨለማው ወይም ደግሞ በኤሌክትሪክ መብራት ስር ደግሞ ከመቀመጥ ይልቅ በተፈጥሮና ብርሃን ስር ሆኖ መስራት ትኩረትን ስለሚጨምር አይንም ቶሎ እንዳይደክም ስለሚረዳ። ያው ለኔ የተሻለው መንገድ በመስኮት ዳር መቀመጥ ነው። እኔ መስኮት አጠገብ ስቀመጥ የፀሀይ ብርሃን በወረቀቶቼ ወይም በላፕቶፔ ላይ ሲያርፍ የሚፈጥረው ብሩህነት ያው ለስራዬ ልዩ መነሳሳትና ሀይል ይሰጠኛ ያው ብርሃን ባለብት ቦታ ሁሉ ተስፋና ጉልበት ስላለ ያንን ብርሃን ተጠቅሜ ስራዬ ላይና ህይወቴ ላይ ውጤታማ ለመሆን እጠቀምበታለሁ። ያው በመስኮብ ጎን መቀመጥ ለፈጠራ ሰዎች ትልቅ ሲሳይ ነው። ስራ ላይ ሆነን ወይም ሀሳብ ሲጠፋብን ለአፍታ ቀና ብለን በመስኮት ውጭ ያለውን እንቅስቃሴ ማየት አዲስ ሀሳብ እንዲመጣልን አይረጋም። ያው የሰዎች እንቅስቃሴ መንገድ ላይ የሚሄዱ ሰዎችን የሚሮጡ ህፃናትን ወይም የሚበሩ ወፎችን ማየት በውስጣችን ብዙ ታሪኮችን ስለሚፈጥር። ይህ ሰው ወዴት እየሄደ ይሆን እነዚህ አዋፎች ምን እየሰሩ ምን እያወሩ ይሆን ብለን ስናስብ ምናባችን ያው ስራ ይጀምራል። አንድ ብሎ ያው አእምሮአችን ሲጨናነቅ መስኮት ውጭ ያለው ጸጥታ ማየት ልክ እንደ ሪፍሬሽ ቁልፍ ነው ያ አጭር የምስል እረፍት ተመልሰን ወደ ስራችን በንቃት እንድንገባ ይረዳናል። ይሄ ደግሞ ለስራችን ውጤታማና ስኬት በጣም ይረዳናል። ያው በአቶብስ በባቡር ወይም በአውሮፕላን ስንጓዝ አብዛኛውን ጊዜ በመስኮቱን መቀመጥ የጉዞ ደስታን እጥፍ ድርብ ያደርገዋል። በአውሮፕላን ላይ ከደመና በላይ ሆኖ ምድርን ማየት ከተሞችን እንደትናንሽ የሻንጉሊት ሲታዩ መመልከት የአለም ታላቅነት እና የኛን ጥቃቅንነት ያስታውሰናል ያ መንፈሳዊ እርካታና ደስታ አለው። ያው ሜዳውን ተራራው በመኪና እና በባቡር ላይ ደግሞ ሜዳ ተራራ እና ገጠሩም በፈጣን እንቅስቃሴ ወደኋላ ሲሸሹ ማየት ልክ እንደ ፊልም ነው። ጉዞ አሰልቺ እንዳይሆን ያደርገዋል። በመስኮት በኩል የምናየው ተለዋዋጭ ትይንት ነው። እኔ በጉዞ ጊዜ በመስኮት ጎን ካልተቀመጥኩ ጉዞው ሙሉ የሆነ አይመስለኝም። የመስኮት መቀመጫ የጉዞ ቪአይፒ ክፍል ነው ብዬ ነው የማምነው። ያው መስኮት ማለት እይታ ብቻ ሳይሆን ኦክስጅንም ነው። በመስኮት አጠገብ ስንቀመጥ መስኮቱን ትንሽ ከፈት አድርገን የሚመጣውን ቀዝቃዛና ንጹህ አየር መተንፈስ ልዩ እርካታና ደስታ ይሰጠናል። ያው በታፈነ ክፍል ውስጥ ከመቀመጥ ይልቅ ከውጭ የሚመጣውን ንፋስ እያጣጣምን መስራት ወይም ማንበብ ወይም ስራችንን የተለያዩ ነገሮችን ማድረግ ነፍስን ያድሳል። በተለይ ዝናብ በሚዘንብበት ጊዜ የመስኮት መጋረጃን ገልጠው የዝራቡን ድምጽ መስማትና ሽታው ማሽተት ትልቅ የህይወት ቅመም ነው ብዬ ነው የማስበው። እኔ ያው በመስኮ ጎን ስቀመጥ በአንድ በኩል ግድግዳ ወይም መስኮት ስለሚኖር በሰዎች የመከበብ ስሜታችን ይቀንሳል። ይህ ደግሞ የራሴ የሆነ ጥግ አለኝ የሚል የደህንነትና የመረጋጋት ስሜት ይሰጠናል። ያው በማህበራዊ ቦታዎች ልክ እንደ ካፌ ወይም ላይብረሪ በመስኮት ጥግ መቀመጥ ከሰዎች ጋር ግርግር ወጣ ብለን በራሳችን አለም ውስጥ እንድንሆን ይረዳናል ማለት ነው። እኔ በጣም ነው በመስኮት ዳር የምቀመጠው በመስኮት ዳርም መቀመጥ እወዳለሁ። አሁንም ወደፊትም በመስኮት ዳር እቀመጣለሁ ብዬ ተስፋ አደርጋለሁ። ያው በመስኮል ጎን መቀመጥ እጅግ በጣም እወዳለሁ በመስኮቱ በኩል የማየው አለም ሰፊ ነው ተስፋዬም እንዲሰፋ ያደርገዋል። ብርሃን አየር ምናባዊ ብዙ የማገኝበት ያቺ ጥግ ለኔ ትንሿ ገነት ናት ማለት ይቻላል። ያው በመስኮት ጎን መቀመጥ በጣም የሚያስደስተኝና ደስ የሚለኝ ነገር ይህንን ሁሌም ማድረግ ታስሬና ስነምግባሬን አሻሽዬ ጤናዬን እየጠበቅኩ ሁሌ ማድረግ እፈልጋለሁ። አሁንም አደርጋለሁ

በጣም ብዙ ሀላፊነቶች አሉብኝ። እኔ ብዙ ሰዎች ሀላፊነትን እንደ ሸክም ያዩታል እኔ ግን ሀላፊነት ማለት የክብር መገለጫ እና የህይወት ትርጉም ማለት ነው። እኔ የዚህ ቤተሰብ አስተዳዳሪ ወይም የቤተሰብ ራስ ነኝ ስል። የሆነ ዝም ብዬ ትእዛዝ ሰጪ ነኝ ወይም ሀላፊ ነኝ ወይ አዛዥ ነኝ ማለት አይደለም። ይልቁንም እኔ ለዚህ ቤተሰብ መሰረት ጥላ እና ጋሻ ነኝ ማለት ነው። የኔ ዋና ሀላፊነት የሚጀምረው ጠዋት ገና ከአልጋዬ ስነሳ ነው። ዛሬ ለቤተሰቤ ምን የተሻለ ነገር አደርጋለሁ እንዴትስ ደህንነታቸውን እጠብቃለሁ የሚለው ጥያቄ በአእምሮዬ ላይ ይመላለሳል። ቤተሰብን አስተዳደር ማለት ትውልድን የመቅረጽ እና ነገን የማብራት ታላቅ የህይወት ተልኮ ነው ብዬ አስባለሁ። ያው እንደ ቤተሰብ አስተዳዳሪ የመጀመሪያውና ዋነኛው ሀላፊነቴ የቤተሰብ ደህንነት ማረጋገጥ የቤተሰቤን ይህ አንዱ የጥበቃ አካል ብቻ አይደለም። ያው በቤታችን ውስጥ ሰላም እንዲሰፍን ከማንኛውም ውጫዊ አደጋ ተጠብቀን በሰላም እንዲያድሩ ማድረግ የኔ እጣ ፋንታ ነው። ምክንያቱም ዋና ሀላፊነቴ ቤተሰብ ማስተዳደር ስለሆነ ማለት ነው። ያው በቤተሰቤ በቤት ውስጥ ነጻነት እንዲሰማቸው ፍርሃት እንዳይገዛቸው እና እርስ በእርስ እንዲተማመኑ የሚያደርግ ሀላፊነት አለብኝ። ያው ደግሞ እያንዳንዱ የቤተሰብ አባል ጤናው የተጠበቀ እንዲሆን በታማሙ ጊዜ ደራሽ መሆን እና ንጽህናቸው የተጠበቀ እንዲሆን መከታተል የእለት ተእለት ስራዬ ነው። ያው እንግዲህ ቤተሰብ ማስተዳደር ቁሳዊ ፍላጎቶች ማሟላትን ስለሚጠይቅ እኔ ለቤተሰቤ የማያስፈልጋቸውን መሰረታዊ ነገሮችን ለማቅረብ የምልፋው በደስታ ነው። ያው ለምሳሌ ምግብ ማብሰል ማዕዳችን እንዳይጎደል ልጆቼ ሳይራቡ እንዲያድሩ እና የምንኖርባት ቤት የፍቅር መከማቻ እንድትሆን ሌት ተቀን ቀን ማታ ሳልል እሰራለሁ። ያው የልጆቼ የወደፊት ህይወት ለመገንባት የሚያስፈልጋቸውን የእያንዳንዱን የትምህርት ወጪና ቁሳቁስ ማሟላት ትልቁ ኢንቨስትመንቴ ነው። ይህን የማደርገው በግዴታ ሳይሆን ለእነሱ ባለኝ ጥልቅ ፍቅርና የእነርሱ መርካት ለኔ ትልቁ ደሞዜ ስለሆነ ነው። ያው አንድ ቤተሰብ ያለ መሪ እንደ መርከብ ይዋዥቃል እኔ ለራሴ ቤተሰብ እንደ መርከብ መሪ ነው የሚሰማኝ። ያው አብዛኛውን ፈታኝ ሁኔታዎች ሲመጡ ቤተሰቡን በማይጎዳ መልኩ በሳል ውሳኔዎችን መወሰን የኔ ሀላፊነት ነው። ያው ልጆቼ እኔ የምናገረውን ሳይሆን እኔን የማደርገውን ነው የሚከተሉት። ስለዚህ ታማኝና ታታሪ አክባሪ ሆኜ በመገኘት ለቤተሰቤ አርአያ እሆናለሁ ብዬ ለመሆንም እሞክራለሁ። እኛ በቤታችን ውስጥ እውነት ይቅርታ እና መከባበር እንዲኖሩ መንገዱን አሳያለሁ። መሪነት ማለት ማገልገል መሆኑን በተግባር አሳያቸዋለሁ። ያ ቤተሰብ የሚገነባው በአጥንት በጦብ ሳይሆን በፍቅርና በስሜት ነው ብዬ ስለማምን ይህንን ደግሞ ለመገንባት ቀን ከሌት እሰራለሁ። ያው የቤተሰብ አባላት ውስጣቸውን ስሜት የገጠማቸውን ችግርና ህልማቸውን የሚያጫውቱኝ ታማኝ ጓደኛቸው ነኝ ማለት ይቻላል። ያው ተስፋ ሲቆርጡ የሚያነሳቸው ሲሳካላቸው ደግሞ ቀስ ብሎ የሚሰሙኝ እኔን ነው። እኔ የቤተሰቤ የፍቅር ምንጭ ነኝ ማለት ይቻላል። በቤታችን ውስጥ ሳቅ እንዲሞላ ቅሬታዎች እንዲወገዱ እና እያንዳንዱ አባል ዋጋ እንዳለው እንዲሰማው የማድረግ ትልቅ እና ሀይለኛ ሀላፊነት አለብኝ። ያው ቤተሰብ ማለት ያለፈውን ታሪክ ለሚቀጥለው ትውልድ የሚያስተላልፍ እንደ ሰንሰለት ድልድይ አድርጌ ነው የማስበው። እኔ የዚህን ሰንሰለት ጠባቂ ነኝ ወይም የቀድሞ አባቶቻችን በጎ ታሪክ ባህላችንን እና እምነታችንን ለልጆቼ የማስተማር ሀላፊነት አለብኝ። ብሎ እንደሚያስቡ ማንነታቸውን እና እውቀታቸውን በራሳቸው ቆርጦ እንዲያደርጉ የማድረግ ስራ የኔ ነው የኔ ሀላፊነት ነው። ያው የኔ ዋና ሀላፊነቶች ቤተሰቤን መጠበቅ መመገብ መምራት እና መውደድ ናቸው። ይህ ሀላፊነት እኔን ጠንካራ ሰው አድርጎኛል ቤተሰቤም በሰላም ሲሆን እኔም በሰላም ነኝ። ቤተሰቤ ሲሳካለት የኔም ህይወት ፍሬ አፍርቷል ማለት ነው። ያው እኔ ስለቤተሰብ ስናገር በጣም ቃል የለኝም ይህ ሀላፊነት በየቀኑ አዲስ ትምህርት ይሰጠኛል። እኔ የቤተሰቤ አስተዳዳሪ መሆኔ ኩራት እና ደስታ ነው የሚሰማኝ። እያንዳንዱ በደስታም በሀዘንም በችግርም በማጣትም በማግኘትም ጊዜ አብረናቸው ሆነን የነሱን ደስታ ስሜት የተለያዩ ነገሮችን ተካፍለን ምክር በሚያስፈልጋቸው ሰዓት ምክር አስተያየት በሚያስፈልጋቸው ሰዓት አስተያየት እየሰጠን ህይወታችንን ማቅናት የኛ ዋናው ሀላፊነት ነው። ቤተሰብ ስሆን ያኛውን ነገር የማድረግ ትልቅ ሀላፊነት አለብኝ። ያው ለዚህም ጠንክሬ

ያው አብዛኛውን ጊዜ እኔ ልብስ ማጠብ አልወድም በተለይ እኔ ያለሁበት አካባቢ የልብስ ማጠቢያ ማሽን ስለሌለ ጊዜ የማጥበው በእጄ ስለሆነ በጣም ነው የሚሰለቸኝ። ስለዚህ አንድ ላይ አጠራቅሜ ጊዜው ሲደርስ ነው የማጥበው ልብስ ማጠብ በጣም ነው የሚያስጠላ አሰልቺ ስራ በአለም ላይ ቢኖር ልብስ ማጠብ ነው። ግን ወደ ስራ ወደ ትምህርት ወደ ወጪ ለመውጣት የግድ ንጹህ መሆን ስለሚያስፈልግ እየሰለቸኝ እየሰለቸኝ እየመረረኝ እየደበረኝም ቢሆን ግዴታዬ ስለሆነ። አጥባለሁ ያው አብዛኛውን ጊዜ የምጠቀማቸውን ነገር ሳላቆሽሽ ለመጠቀም እሞክራለሁ። ነገር ግን ግድ ሆኖብኝ ማጠብ ስላለብኝ የሆነ ግድ ሰው እየመረረኝ እየደበረኝ ቢሆንም አጥባለሁ። ያው በወር ውስጥ ሁለቴ አጥባለሁ በአሥራ አምስት አስራ አምስት ቀን ማለት ነው። ይሄ የሆነበት ምክንያት ያው በየጊዜው የማላጥበው አንድ ላይ ልብሶቼን እንዳለ አጥቤ ከዛ ተጠቅሜ ጨርሼ ድጋሚ አንድ ላይ የማጠብ ልምድ ስላለኝ ነው በየጊዜው የማጠብ ልምድ የለኝም። ቶሎ ቶሎ የማጠብ ልምድ የለኝም። በዛ ምክንያት ያው ሁሉም ልብስ ከቆሸሸ በኋላ ነው ድጋሚ አጥቤ የምጠቀመው ማለት ነው። ያው ልብስ ማጠብ አሪፍ ሆኖ ንጽህናን ከመጠበቅ ጤናን ከመጠበቅ ያው አካባቢን ከመጠበቅ አንፃር ጤና ሆኖ እያለ ነገር ግን የማጠቢያ ማሽን ስለሌለ በዚያ ምክንያት ቶሎ ቶሎ አላጠብም ይሄ የኔ ችግር ነው። የኔ ድክመት ብዬ የማስበው ይሄንን ነው የልብስ ማጠብ መሰልቸት ማለት ነው። ያው የሚወጣው ሀይል የሚወጣው የውሃ ብክነት የሚወጣው የተለያየ ነገር በእጅ ማጠብ ላይ በጣም ችግርና ጉዳት ነው የሚያመጣው። ዋነኛው በማሽኔም እንዳልጠቀም የሚያደርገው አንደኛ ድህነት ነው ድህነት እንግዲህ በአፍሪካ ላይ በጣም የተሰራፋና እንደ መርዝ ተጣብቆ ያለ ነገር ነው። ያው በዚህም ምክንያት ማሽን የመግዣ አቅም እስኪኖረኝ ድረስ አልገዛውም። ማለት ሁለተኛ ደግሞ የመብራት ችግር ነው። እንግዲህ መብራት የለም የመብራት አቅርቦት በጣም ችግር ስላለ እሱ በዛ ምክንያት ማምጣት አይቻልም። ወይም የመብራት ሀይል ስለሌለ ብገዛ ራሱ ተበድሬ ወይም የተለያየ ነገር አድርጌ ብገዛ ራሱ ያው የመብራት ሀይል አቅርቦት አጥረት ስላለ በጣም ችግር ነው የሚሆንብኝ ፈተና ነው የሚሆንብኝ። በዛ ምክንያት ያው በእጄ ነው ማጠብ ተገድጃለሁ። በሶስተኛው እና ደባሪው ምክንያት ብዬ የማስበው ደግሞ የውሃ እጥረት ነው። ያው በእጅ በሚታጠብበት ሰዓት አላስፈላጊ የሆነ የውሃ ብክነት ይከሰታል። ከሚያስፈልገው መጠን በላይ ነው የምጨምረው በዛም ምክንያት ያው ውሃ ብክነት ነው ውሃ ስለማይኖር ውሃ ደግሞ አብዛኛውን ጊዜ ስለማይመጣ የውሃ መስመሮች በጣም ብዙ ጊዜ ብልሽት ስለሚያጋጥማቸው በዚህም ምክንያት ከባድ ነው የሚሆነው መጠቀም ማለት ነው። ያው አንድ እና አንድ ያው መፍትሄም ያው ያው ውሃ አጠራቅሞ በአሥራ አምስት ቀን ውስጥ ማጠብ ነው አስራ አምስት ቀን እስኪሞላ ድረስ ግን ያጠብነውን ሳናቆሽሽ ለቤት ውስጥ ልብስ የቤት ውስጥ ለውጪ ልብስ ደግሞ የውጪ አድርገን በጥንቃቄ መጠቀም ነው የሚያስፈልገው ብዬ አስባለሁ። ይሄ ጊዜ አልፎ የተሻለ ህይወት እስኪመጣ ድረስ ማለት ነው። ስለዚህ እኔ እኔ ምን እንደሚሻል እንግዲህ ከቀን ወደ ቀን እያሰብኩበት እና እያወጣሁ ያወርኩበት ያለው ነገር ነው ግን ልብስ የማጠብ በጣም የሚደብር ነገር ባለሙያዎችን የሚደብር ስራ ነው ብዬ ነው የማስበው። ማንም ሲያጥብ እየተዝናና ወይ ደስ እያለው የሚያጥብ ሰው አለ ብዬ አላስብም። እኔ በህይወቴ ማለት ነው። በዛም ምክንያት እየደበረኝ ነው ይሄን ማጥበው። አብዛኛውን ጊዜ የሚያጥብልኝ ሰራተኛ እፈልጋለሁ ነገር ግን የሰራተኛው ብር ተደምሮ ማሽን መግዛቱ አይቀርም በቅርቡ በዛ ምክንያት ለማሽን መቆጠቡ ይሻላል። የተለየ መብራት እስኪገባ ድረስ ይሄው ሀገራችንም እስኪሰተካከል ድረስ ማሸን መግዛቱ ከባድ እስኪሆን መጠበቅ አሪፍ ሳይሆን አይቀርም ብዬ አስባለሁ። አሉ ደግሞ እየዞሩ ልብስ የሚያጥቡ አንድ ቲሸርት በአምስት ብር ሸሚዝም በአምስት በር ሶሪ በአስር በር ትላልቅ ኮትና ሹራቦችን በአስራ አምስት አስራ አምስት ብር የሚያጥበው አሉ እነሱም አሪፍ ነው። ግን እነሱ ጋር ችግሩ ምንድነው? ሳሙና አይቆጥቡም የሆነ እንደራሳቸው አይደለም የሚያዩት እና በደንብ አያሹም። ለሽቶ ስለማያስለቅቁ ይሄ በጣም ትልቅ ችግር አለበት። በዛ ምክንያት ይሄ ነገሮችን እንዳለ ለማስተካከል ወይም ለእነሱ አደራ ነው መስጠት በጣም አዳጋች እና አስቸጋሪ ነው የሚሆነው። ያው እንግዲህ ምን ማድረግ ይቻላል? ብዬ በእጄ እየለፋሁ እያጠብኩ ነው ያለሁት ማለት ነው። ያው ወደፊት እስቲ የተሻለ ጊዜ የተሻለ ሰዓት እስኪመጣ ድረስ እየለፋሁ ነኝ። በእጄ እያጠብኩ ነው ግን ማጠብ በጣም አሰልቺ ነው። በወር ውስጥ ሁለቴ እያጠብኩ ነው ነው ይሄ የኔ የሁል ጊዜ ተግባሬ ነው። በወር ውስጥ በአሥራ አምስት አስራ አምስት ቀን በቅዳሜ ቀን ምን ያህል ታጥባለህ? ከተባለ ያው የሚበቃኝን እንዳለ ልብሶቼን ነው የማጥበው ማለት ነው እያንዳንዱን ልብሶቼን አጥባለሁ። ከዛ በአሥራ አምስት ቀን እያንዳንዱን አደርጋለሁ ከአሥራ አምስት ቀን